አዎ ከስራ ባልደረቦቼ ጋር ጥሩ የሚባል ግንኙነት አለኝ። አብዛኛው ጊዜ በስራም ላይ ሳገኛቸው እንጫወታለን እናወራለን ግንኙነታችንም ጥሩ ነው። ከስራማ ከስራም ጋር ሆነ ከስራ ውጪ ብዙ ወዳጅ ነን እናወራለን እንጫወታለን። ከዚያ ውጪ ለስራችን የሚጠቅመንን ብዙ ነገር እናደርጋለን። ያ ምንድነው አብዛኛውን ጊዜ የምናሳልፈው ስራ ላይ ስለሆነ በአንዴ ማሰብ አንዱን የማሳለፍ የተለያዩት ትይሞችን ልክ እንደ ምሳ ሰዓት አይነት ሰአቶችን ደግሞ አብሮ የማሳለፍ እድል ይሰጠናል። ስለዚህ ጥሩ በሚባል ሁኔታ አብረን ጊዜ እናሳልፋለን ያም ደግሞ ለሁላችንም ጠቃሚ ነው ብዬ አስባለሁ ምክንያቱም። አብሮ ጊዜውን የሚያሳልፍ ከሆነ ለመግባባት አንድ ለመሆን በአንድ ለማሰብ እና መረዳዳት ይጠቅማል ብዬ አስባለሁ። በዚያ የተነሳ ወዳጅ ነን ጓደኞች ነን። ከዛም ውጪ ደግሞ ዋናው ነገር ደግሞ ስራ ስለሆነ ስራም ላይ በደንብ ባልደረቦች ነን ግንኙነታችንም ጥሩ ነው ማለት ነው። ያ ማለት ግን በመሃላችን አንዳንድ ጊዜ የማያግባባ ነገር ይፈጠራል። ግን ያንን የማያግባባ ነገር በደንብ አውርተን ተጫውተን መፍትሄ ያለው ሰው ደግሞ መፍትሄ አምጥቶ እንዲያልፍና ወደተሻለ መንገድ እንድንመጣ እናደርገዋለን ማለት ነው። ያን ይመስላል እንግዲህ ከስራ ባልደረቦቼ ጋር ያለኝ ግንኙነት በጎ የሚባል ነው ማለት ነው